እሺ አመሰግናለሁ ለጥያቄው የዚህ ጥያቄ ርዕስ ደግሞ ሳንድል ትለብሳለህ ነው በሚለው ሳንድል ወይም ነጠላ ጫማ ሲሊፐር የምንለው ነው ሳንድል አዎ እለብሳለሁ። በማንኛውም ሰዓት እንጠቀማለን። ሳንድል እለብሳለሁ መቼ መቼ ነው ሳንድል? የምትለብሰው ከተባለ አንደኛ ጠዋት ላይ ጠዋት ከመኝታችን እንደተነሳን ወደ ሽንት ቤት ለመሄድም ሻወር ቤት ለመግባትም የተወሰነ ተንቀሳቀሰን ለመመለስም ሳንድል እንለብሳለን ማለት ነው። ሌላኛ ደግሞ የተለያየ ቦታ ስንጓዝ ለምሳሌ የሀማኖት ቦታ ላይ ወይም የሆነ ታሪካዊ ቦታ ላይ። በቃ እንደዚህ ሌላ ቤተሰብ ወይም ጎሮቤት ላይ ስንሄድ ሽፍን ጫማ ለብሰን ከማውለቅ እንዳይደብረን ሳንድል ለብሰን ልንጓዝ እንችላለን ማለት ነው። ይሄ የተለመደ ነው እንደኛ ሀገር እኛ ሀገር በጣም ብዙ ሳንድል አይነቶች አሉ ሞዴሎች አሉ። እነሱን መልበስ አንደኛ ለመዘነጥም ወይም የራሳችን የደስታ ስሜት እንዲኖርም ያደርገናል። ይሄ ለመዝናኛነት ሲዋል ምንድነው? አሪፍ ብራንድ ያላቸው አሪፍ የሆነ ሞዴል ያላቸውን ገዝተን ስንጠቀማቸው በቃ በሰዎች ዘንድ የተለየ ትኩረት የተለየ እይታ ምናምን እንድንስብ ያደርገናል። ስለዚህ ሳንድል መልበስ የኔ ብቻ ሳይሆን የማንም ሰው ልምድ ነው ማለት ነው። የእለት ከእለት ልምድ ነው። በማንኛውም ቀን እንለብሳለን በትንሹ ወይም በዝቅተኛ ደረጃ ከተባለ ጠዋትና ማታ እንጠቀማለን። ስለዚህ ጠዋትና ማታ የምንጠቀም አንደኛ ቅድም እንዳልኩት ሻወር ቤት ስንገባ ሻወር ቤት ስንገባ ለምንድነው ከተባለ? ሙሉ ልብሳችንን እንድንለብስ ሊሆን ይችላል። አንደኛ ሙሉ ሻወር ስንገባ ሌሎች ልብሶቻችን ምናምን ነገር እንዳይረጥቡ። ሌላኛ ሌሎች ልብሶቻችን እንዳይጎዱ ወይም እንዳይበሰብሱ ነው። ምክንያቱም ለምሳሌ ሽፍን ጫማ ቆዳ ሊሆን ይችላል። ሌሎች ሌዘር ነክ የመሰሉ ነገር ግን ፎርጂድ የሆኑት ቢሆኑ ይችላሉ ብንለብሳቸው እትን ከነኩ በኋላ ስለሚበላሹ። እንደዛ መጠቀሙ አስፈላጊ አይደለም። ስለዚህ ሳንድል መልበሳችን ግን በጣም አስፈላጊ ነው። ሌላ ሻወር ቤት ስንገባ እግራችንን ወይም ሌሎች ሰውነታችንን በደብ ሳሙና አስነክተን ይሄ ሲባል ምን ማለት ነው? ሻወር ቤት ገባን። ጀስት ሳሙናና ውሃ አስነክተን ስንታጠብ ሌሎች ሽፍን ጫማዎቻችንን ከለበስን ካልሲም ስላለው በሚገባ እንድንታጠብ አያግዘንም ማለት ነው። ስለዚህ ሳንድል መልበሳችን ግን በስርዓት በነጻነት እራሳችን ሆነን የፈለግነውን አድርገን የፈለግነውን ያህል ጊዜ ተጠቅመን መውጣት ስለምንችል ሳንድል እንለብሳለን። ሌላኛ ሳንድል የምንለብሰው ቤት ውስጥ ስንቀሳቀስ ነው። ቤት ለቤት ስንንቀሳቀስ አንደኛ የሆነ የነፃነት ስሜት እንዲሰማን በፈለግነው ሰዓት ጣል አድርገነው ምናምን ሶፋ ላይ ወይም አልጋ ላይ መቀመጥ ስለምንችል። እንዲሁም ደግሞ ከቤት ተነስተን ወይም ከአልጋ ተነስተን ወደ ፈለግነው ቦታ ጎረቤት ሊሆን ይችላል ስልክ ለማናገር ሊሆን ይችላል። ሽንት ቤትም ሻወር ቤትም ለመግባት ሊሆን ይችላል ወይም ወደ ሱቅም ሱፐር ማርኬትም ለረፍት ለመመለስ ሊሆን ይችላል። ስንፈልግ እሱን ተጠቅመን እንሄዳለን ማለት ነው። ስለዚህ ሳንድል በማንኛውም ሰዓት በማንኛውም ቦታ መልበስ እንችላለን። በማንኛውም ቦታ ሲባል ልክ ቅድም ሻወር ቤት እንዳልን ሌላ መኪና ውስጥም ሊሆን ይችላል። ሌሎች ጓደኞቻችን ጋር የተወሰነ እንቅስቃሴ አድርገን መመለስ ሊሆን ይችላል። የሆነ የመጫወቻ ቦታ ሊሆን ይችላል በተለይ የመጫወቻ ቦታዎች ላይ በብዛት ይበዛሉ ሳንድሎች። ምክንያቱም ተጫዋቾች ከጨዋታ ተመልሰው መጥተው ቦታቸው ላይ እንዳረፉ ምንድነው የሚያደርጉት? ጫማቸውን ነው የሚያወልቁ ሲጫወቱበት የነበረውን ጫማ ያወልቁና ሌላኛው ጫማ ለመቀየር ሳንድል ያስፈልጋል ማለት ነው። እኛም ከስራ ቦታም መጣን ከትምህርትም ቦታ መጣን። ከጨዋታም ወይም ከሌላ ከስፖርት ቤትም መጣን ቤታችን ደርሰን የምናደርገው ምንድነው? የለበስነውን ጫማ እናወልቅና ሳንድል እንቀይራለን ማለት ነው። ሳንድል የምንቀይረው አንደኛ ብዙ ጊዜ ለመንቀሳቀስ ሊሆን ይችላል ወይ ሌሎች ሌሎች ጫማዎችን እስከምንለብስ ሊሆን ይችላል ማለት ነው። የምንቀይረው ስለዚህ ጫማ በተለይ ሳንድል መልበሳችን ለእግራችን ለነጻነትም ሲባል ጥሩ ነው። ለመታጠብ እንጠቀምበታለን ለመንቀሳቀሻነት እንጠቀምበታለን። ከቦታ ቦታ ከአንድ ሰፈር ሌላ ሰፈር ላይ ብዙ ሳንደክም ቶሎ ደርሰን ለመመለስ እንጠቀምበታለን። እኛ ደግሞ በቀላሉ ታጥበን ለሰውናችን ልንጠብቅ እንጠቀምበታለን። ስለዚህ ለማጠቃለል ያህል የዚህ ጥያቄ ሳንድል ትለብሳለህ ነው የሚለው ሳንድል አወ እለብሳለሁ በማንኛውም ሰዓት በማንኛውም ቦታ ሁሌም ከጓደኞቼ ጋርም ቢሆን እለብሳለሁኝ። አመሰግናለሁ እስከዚህ ጊዜ ለነበረን ጊዜ። የዛሬው ጥያቄ ሳንዲል ትለብሳለህ ነበር አዎ እለብሳለሁ

ያሁኑ ጥያቄ አዳዲስ የስራ ግንኙነቶች ትፈጥራለህ የሚል ይሆናል። አዳዲስ የስራ ግንኙነቶች እፈጥራለሁ አዎ ከሰዎች ጋራ ከቤተሰብ ጋራ ከጓደኛም ጋራ በመሆን አዳዲስ የስራ ግንኙነቶችን ወይም የስራ አይነቶችን እንፈጥራለን ማለት ነው። ብቻዬን የምፈጥርበት አጋጣሚ አለ የስራ አይነቶች የተለያዩ ቢሆኑም ብቻዬን የምፈጥራቸው የስራ አይነቶች። ምን ምን ናቸው ከተባለ? አንደኛ የኦንላይን ስራዎች ሊሆኑ ይችላሉ ወይ በስልክ ተጠቅመን የምንሰራቸው ስራዎች ሊሆኑ ይችላሉ እነሱንም እንስራለን ወይም እንፈጥራለን ለጓደኞቻችንም እናጋራለን። በህብረት እንድንሰራ እናግዛቸዋለን ማለት ነው። ስለዚህ አዳዲስ የፈጠራ ወይም አዳዲስ የስራ ግንኙነቶች መፍጠሩ ለራሳችንም ለተለያየ ጥቅም ይሰጠናል። ለምሳሌ ለኢኮኖሚ ራሳችንን ለማሳደግ የራሳችንን የእለት ከእለት ህይወት ለማሸነፍ ሲባል ምንድነው ድህነትን ለመቅረፍ ማለት ነው? ለራሳችን ተርፈን ለቤተሰቦቻችን እንደርሳለን ለቤተሰቦቻችን ድርሰን ለጎረቤቶቻችን እንደርሳለን። ከጎረቤቶቻችን ካለፍን በኋላ ደግሞ ለሌሎች ማህበረሰቦች ደርሰን ለሀገራችን እንጠቅማለን ማለት ነው። መቼ? አዳዲስ የስራ ግንኙነቶችን ከፈጠርን ለምሳሌ የምንፈጥራቸው የስራ ግንኙነቶች ወይም የስራ አይነቶቹ። የፈጠራ ስራ ሆነው ነገር ግን የኦንላይን ስራ ሊሆኑ ይችላሉ በእጅ የሚሰሩ ስራዎች ሊሆኑ ይችላሉ እንዲሁም ደግሞ ሰዎችን የማገናኘት ስራ ሊሆኑ ይችላሉ ወይም ራሳችን የስራውን አይነት ከፍተን ሌሎች ሰዎች እንዲሳተፉበትም ሊሆን ይችላል ማለት ነው። ምን አይነት ስራዎች አሉ ከተባለ? እንደዚህ አይነት ስራዎች። የሆነ ቦታ ላይ አንድ ሱቅም ከፈትን አንድ ሌላ ትልልቅ የሆነ ቦታ ከፈትን እሱን ከከፈትን በኋላ። ሌሎች ሰዎችን በመቅጠር ወይም ሌሎች ሰዎችን በማገናኘት እዚያ ስራ ላይ ተሳትፈው እነዛ ሰዎች የራሳቸውን እየተከፈላቸው እንዲሰሩ ማገናኘት ወይም መስጠት ሊሆን ይችላል። ሞተር ገዝቶ ሹፌር በመቅጠር ሊሆን ይችላል ሌሎች ራይዶችን ወይም አዳዲስ መኪናዎችን ገዝቶ አዲስ ሹፌር በመቅጠር ያንን ሹፌር ከስራ አጥነት በማውጣት ሊሆን ይችላል ስራ የምትፈጥርለት ማለት ነው። ስለዚህ የስራ ግንኙነት የሚፈጠርባቸው መንገዶች የተለያዩ ናቸው። አንዳንዴ ደግሞ ሰራተኛ የቤት ሰራተኞች አሉ። ተቀጥሮ የሚሰሩ የኮንስትራክሽን ሰራተኞች አሉ የኮንስትራክሽን ሰራተኞች አናጺ ሊሆን ይችላል ግንበኛ ሊሆን ይችላል። ሌሎች ውሃ አምጪና ሌሎች እቃዎችን አቅራቢ ሊሆኑ ይችላሉ ስለዚህ ለነዚህም አዲስ የተፈጠረ ስራ ነው ማለት ነው። በዚህ አማካኝነት ስለዚህ እና አጠቃላይ አረድ ስራ አዎ እንፈጥራለን። በማንኛውም ሰዓት በማንኛውም ቦታ። እንዲሁም በማንኛውም ቦታ እንዲሁም በማንኛውም ሀገር ሊሆን ይችላል። ለምሳሌ እኔ ኢትዮጵያ ተቀምጬ አረብ ሀገር ወይም ሌላ አፍሪካ ሀገራት ለሚኖሩ ዜጎች የስራ እድል መፍጠር እችላለሁ። ለምን ከተባለ? ኦንላይን ፕላትፎርሙን ወይም ኦንላይን ዌብሳይቱን በማመቻቸት ሰዎች በዛ ሊንኬጅ እየፈጠሩ ግንኙነታቸውን እያራዘሙ ምን ማድረግ እንዲችሉ የራሳቸውን ኢኮኖሚ ማሳደግ እንደሚችሉ ማለት ነው። እንዲሁ ሌላ ደግሞ ምንድነው? ቤት ለቤት ይሄ ሲባል ወንድም አንድ ወንድማችን የራሱ ስራ ከጀመረ እሱ የሰራውን ወይም የጀመረውን የስራ አይነት ትንሽ በማስፋፋት ሌሎች ስራዎችን መጨመርም ይቻላል ማለት ነው። ለምሳሌ እኔ ከዚህ በፊት በትምህርት ደረጃ ከፍ ብዬ ነበረ ምንድነው ያደረኩት? ቤት ላይ የተቀመጠ ወንድምን የስራ እድል ነው የፈጠርኩለት በምን በሀሳብ አገዝኩት። የተወሰነ አንዳንድ ነገሮችን በመጨመርም አገዝኩት ምንድነው ያደረገው? ዘመናዊ መሳሪያዎችን ተጠቀመና አንዳንድ ማቴሪያሎችን ማምረት ጀመረ። እነዚህም ማቴሪያሎች ወይም እነዚህን መሳሪያዎች አምርቶ ለገበያ ያቀርባል ለገበያ ካቀረበ በኋላ ራሱን ችሎ ቤተሰቦቹን መርዳት ጀመረ ማለት ነው። ስለዚህ የስራ ፈጠራ ወይም አዳዲስ የስራ ግንኙነቶችን ትፈጥራለህ የሚለው አዎ እፈጥራለሁ። ምፈጥረው በሀሳብም ነው። በተወሰነ በቢዝነስ በማገዝም ነው ካፒታል ወይም የብር መጠን በመስጠትም ለጓደኞቻችን ነው። የብድር አገልግሎትን በማመቻቸት ነው። እንደዚህ ሁሉ አዳዲስ የስራ ግንኙነቶችን የሚፈጥሩ ናቸው ማለት ነው። ይሄን ይመስላል የዛሬው ርዕሳችን ለማጠቃለል ያህል አዳዲስ የስራ ግንኙነቶችን ትፈጥራለህ የሚለው አዎ እፈጥራለሁ። የምፈጥርላቸው ለቤተሰብ አባላት ነው። ለታናናሽ አካባቢ ልጆች ነው። በትምህርታቸው ትንሽ ሰነፍ ለሆኑ ልጆች በማገዝ ሊሆን ይችላል ምክንያቱም እነሱን ካገዝናቸውና ጎብዘው ከተማሩ እንደስራ ይቆጠራል ማለት ነው። ምክንያቱም ትምህርት የስራው አንድ አካል ስለሆነ። እንደዚህ ተነገረኝ ስራ አማርጠው ራሳቸውን ምን ማድረግ ይችላሉ ማለት ነው? መለወጥ እንዲሁም ማህበራችን ማህበረሰባቸውን እና ሀገራቸውን መለወጥ ስለሚችሉ ይጠቅማል ማለት ነው። ስለዚህ እርስ በእርሳችን አዳዲስ ነገሮችን መረዳዳት መጋራት ያስፈልጋል። እስከዚህ ሰዓት ስለነበረ ጊዜ አመሰግናለሁ መልካም ቀን።